ልዩ ችሎታዬ ብዬ ምለው እኔ የተለያዩ ቴክኒካል የሆኑ ነገሮችን ለምሳሌ የተበላሸ አምፖል መጠገን መብራት መስራት። እና ብዙ ሞዴፊክ የሆኑ ነገሮችን። ማለት እቃ ንጹህ እቃ የሌላቸውን ስፒር የሌላቸውን እቃዎች። ራሴ በሞዴፊካ አድርጌ የመስራት ልዩ ችሎታ አለኝ የራሴን ተጠቅሜ እንደዛ ነው። በጥሩ ሁኔታ እንደ ፋብሪካ ሆነው እንዲሰሩ የማረም ጊዜ ተሰጥዖ አለኝ ብዬ አስባለሁ።

የምወደው ቀለም ብዙውን ጊዜ ቢጫና እንዲሁም ደግሞ ቀይ ቀለም እወዳለሁ። እና የምወድበት ምክንያት አይገባኝም። ብቻ ውስጤ በጣም ልዩ የሆነ ፍላጎት አለው። እነዛን ቀለሞች ሳይ ቀይና ቢጫ ቀለሞችን በተደጋጋሚ ብዙውን ጊዜ ሳይ ደስ ይለኛል።

እስማርት ፎን እጠቀማለሁ እና እንዲሁም ደግሞ የምጠቀመው ሳምሰንግ ጋላክሲ ኤ ዜሮ ፎር ነው የምትጠቀመው እና በዛች ስልኬ የተለያዩ ቴክኖሎጂ ነክ የሆኑ ነገሮችን እና እውቀትን የሚያዳብሩ የተለያዩ ነገሮችን መስራት የለብኝም ነገሮች በዛች ስልክ እጠቀማለሁ ከመደወል ጀምሮ ሁሉንም ነገሮች እጠቀማለሁ።

የቤቴ ጣሪያ የተሰራው ያው አፍሪካ ውስጥ እንደመኖሬ አንፃር ከቆርቆሮ ነው ከቆርቆሮ ነው የተሰራው። እና ቆርቆሮ ነው ተደራራቢ ቆርቆሮ ከዛ ነው የተሰራው ዝናብ አያስገባም። ያው ፀሀይም ብዙም ሙቀት የለውም።

በቀን ውስጥ በሃያ አራት ሰዓት ውስጥ ቢያንስ ወደ ስምንት ሰዓት ገደማ ስልክ እጠቀማለሁ። ስልክ መጠቀም ማለት መደወል ብቻ ሳይሆን። የተለያዩ ሶሻል ሚዲያዎች ላይ እየገባሁ አንዳንድ ስራዎችን ከስልክ ጋ ስለሚገናኙ። ስልክ በቀን ውስጥ እስከ ስምንት ሰዓት ገደማ እጠቅማለሁ።

በአደባባይ ውስጥ መናገር እችላለሁ። አዎ እችላለሁ መናገር ቆሜ ሰው በተሰበሰበበት በአደባባይ ላይ። በተለያዩ ጉዳዮች ላይ ንግግር አድርጌ አውቃለሁ። እንዲሁም እናገራለሁኝ ምንም የምፈራውም ነገር የለም። የሚያስፈራኝም ነገር የለም በደንብ አድርጌ በአደባባይ አወራለሁ።

አዎ ስራዎቼን በቅደም ተከተል አስቀምጣለው። በቅደም ተከተል እንዲሁም ደግሞ በፕሮግራም ፕሮግራም አውጥቼ አንዱ ከአንዱ በፊት አንዱን ከአንዱ ቀጥሎ አንዱን መስራት እንዴት እንዳለብኝ በቅደም ተከተል አድርጌ አስቀምጬ ከዛ ቅደም ተከታተላቸውን ጠብቄ ስራዬን በአግባቡ እሰራለሁ

የትንኝ መርብ አልጠቀምም ምክንያቱም እኔ የምኖርበት አዲስ አበባ ከተማ ብዙም ትንኝና እንደነ ቢንቢና እ የመሳሰሉ ተባዮች ስለሌሉ የትንኝ መረብ አልጠቀምም ያው ክፍት አድርጌ ነው የምተኛውም ሆነ የምትቀሳቀሰው የትንኝ መረብ አልጠቀምም።

ስልኬን ብያንስ በቀን አንድ ጊዜ በዛ ከተበለም ደግሞ ሁለት ጊዜ ከርድ እሞላለሁ። ያን ካርድ እጠቀምበታለሁ አብዛኛው ሶሻል ሚዲያም ስለምትጠቀም ኢንተርኔት ስለምጠቀምበት እደውልበታለሁ እና ከስልኬ ጋር በጣም ብዙ ግንኙነት ስላለኝ ካርድ በደንብ እጠቀማለሁ።

ገንዘብ እቆጥባለሁ። ከማገኘው ውስጥ ቢያንስ ዕሩቡን እቆጥባለሁ። እና ያቆጠርኩትን ደግሞ ያው በተለይ የቤተሰብ ለሚል የሚያስፈልገኝ ነገር እጠቀምበታለሁ ገንዘብ በተቻኝ መጠን እቆጥባለሁ

አዎ ግጭቶችን ማስተካከል እችላለሁ የተለያዩ ግጭቶች ሲኖሩ በተቻለ መጠን በመግባባት በንግግር እንዲፈቱ ለማድረግ እሞክራለሁ። ሰዎች ሲጋጩም እኔም ከተጋጨው በሰከነ አይምሮና በተረጋጋ መንፈስ በንግግር ለመፍታት ግጭቶችን በዛ መልኩ ለማስተካከል። ጥረት አደርጋለሁ።

አዎ አቧራ ችግር ይፈጥርብኛል። የምሰራበት ቦታ ላይ አቧራ በአፍ፣ በአፍንጫ ይገባል። በአይንም ይገባል። ግን ያው እንደዛም ሆኖ ያው የምሰራበትን ቦታ ንጹህ እና ውብ መምሰል አለበት። እነዛን አቧራዎች ማስክ አድርጌና በተለያዩ መልኩ አጸዳለሁ። ከማፅዳት ግን እና አካባቢን ንጹህ ከማድረግ አያግደኝም።

የስራ ግምገማ አልደረግም የሚያደርገኝ የለም ምክንያቱም የምስራው የራሴን ስራ ስለሆነ አለቃ የለኝም ግን ራሴን በራሴ እገመግማለሁ ራሴን እንደ አለቃ ቆጥሬ እንዴት ነው ስራዬ? ምን ያክል ሰራሁ? ምን ያክል አልሰራሁም? የሚለውን ነገር ራሴ ላይ ራሴን በራሴ ግምገማ በራሴ ላይ አካሄዳለሁ ለሰው ተቀጥሬ እንደምሰራ

በቀን ውስጥ ውሃ ብዙ እጠጣለሁ በቀን ቢያንስ እስከ ሶስት ሊትር ውሃ እጠጣለሁ። ማለትም ከጠዋት ጀምሬ ከ አስራ ሁለት ሰዓት ጀምሬ እስከ ምሽቱ አንድ ሰዓት ባለው ጊዜ እዚህ ውስጥ። አቬሬጅ እስከ ሶስት ሊትር ውሃ እጠጣለሁ። ሁል ጊዜ በቃ በቀን ማለት ነው። ሶስት ሊትሮ ግዴታ እጠጣለሁ። እንደአንዴ ደግሞ ከዛም ለበልጥ ይችላል

የስራ ቦታ ደህንነቴ ጥሩ ነው። ምንም ያክል የሆነ የወንጀል እንቅስቃሴዎች የሉትም። ግን ያው ብዙም ለስራ የምመች አይደለም። ድንጋዮች ኮረብታማ ነው ቤቱም የተስተካከለ አይደለም። ያው ብቻ ለስራ እንዲመቸኝ አድርጌ ያልተስተካከለም ቢሆን እንዲመቸኝ አድርጌ በራሴ መንገድ ያው እሰራበታለሁ።

መኪና መንዳት እችላለሁ መኪና መንዳት በጣም ጎበዝ ነኝ። የብዙ አመት ከሃያ አመት በላይ የሆነ ልምድ አለኝ። በጣም ጎበዝ ሹፌር ነኝ ነባር ሹፌር ነኝ። እና ምርጥ ሹፌር ነኝ። መንዳት እችላለሁ በደንብ አድርጌ የትኛውንም መኪና የመንዳት ብቃቱም ችሎታውም የስራ ልምዱም ሁሉ ነገሩም እውቀቱም አለ